ብስክሌት ትጋልባለህ ለሚለው? አዎ እኔ ብስክሌት በደንብ ነው የምችለው። ከልጅነቴ ጀምሮ ከልጆች ጋር ከሰፈር ልጆች ጋር እየነዳው ስላደኩኝ እንዲሁም ደግሞ በህፃንነቴ ቤተሰቦቼ ገዝተውልኝ ስለነበረ። ብስክሌት በደንብ ነው የምችለው። በደንብ አድርጌ ነው የምችለው እወዳለው። እና እጋልባለው ማለት ነው።